የወተት ተዋጽኦ ትወዳለህ? ትወጃለሽ? ሴት ስለሆንኩኝ አዎ እጅግ በጣም አድርጌ እወዳለሁ። በመጀመሪያ ደረጃ ወተት ማለት ምንድን ነው? ላሞች ወይም የላም ዝርያ የሀበሻ ላም ሊሆን ይችላል። ሌላ የውጭ ላሞች ሊሆኑ ይችላሉ ከወለዱ በኋላ ለልጃቸው ለማብላት ወይም ለማጠጣት የሚያመርቱት ወተት የላም ወተት ይባላል ማለት ነው። የወተት ተዋጽኦ የሚባሉት እጅግ በጣም ብዙ ናቸው። ብዙ አይነት ነገር አለ። በእኛ ሀገር አንደኛው እርጎ ይባላል። እርጎ ምንድን ነው? ወተት ይታለባል። ከታለበ በኋላ በእቃ ይቀመጣል። እቃው መጀመሪያ በደንብ አድርጎ ታጥቦ በደንብ ተደርጎ በጢስ ታፍኖ ቆንጆ ሽታ በሚሸት ጢስ ታፍኖ ይደራርቅና ምንም ውሃ እንዳይኖረው ተደርጎ የታለበው ወተት ይጨመርና ይከደናል። ይከደንና ለሶስት ቀን ይቀመጣል። ከዛ በኋላ ይረጋል። ሲረጋ ይወፍራል በጣም ከዛ አሱ እርጎ ይባላል። ይሄ እርጎ ምን ይደረጋል? በእንጀራ ይበላል። በዳቦ ይበላል። ተበጥብጦ ሚጥሚጣ ተደርጎበት ይጠጣል። ሌላው ደግሞ ቅቤ ይባላል። ይሄ ቅቤ ቅድም ያረጋነውን እርጎ ተደርጎ ለረጅም ሰዓት ይወዘወዛል። ወይም ይናጣል። በሚናጥ ሰዓት ምን ይሆናል? ከላይ ቅቤው ይንሳፈፍና ከዛ የተንሳፈፈውን ቅቤ በእጅ ቀስ እየተደረገ ይነሳል። ከዛ ለብቻ ይቀመጣል። ከዛ በኋላ ቅቤው ለፈለግንበት አገልግሎት ሊሆን ይችላል። ለምሳሌ ፀጉር ላይ ይቀባል። ቅቤ ለምግብ ሊሆን ይችላል። ለፈለግነው ለብስኩቶች፣ ለኩኪሶች ወጥ መስሪያ፣ ስጋ ጥብስ መስሪያ፣ ክትፎ መስሪያ፣ ለተለያዩ ነገሮች ሊወል ይችላል ማለት ነው። ሌላው ደግሞ ሁለተኛው ከእርጎ ከቅቤ አጓት ይባላል። አጓት ምንድን ነው? አይብ አይብ ይባላል። አይብ ምንድን ነው? እርጎውን ከናጥነው በኋላ ቅቤውን ስናወጣ ቅቤውን ያወጣንበት ቅቤውን አውጥተን የቀረው እንትን አሬራ ይባላል። አሬራ ይባላል። ቀጠን ብሎ ትንሽ ቅቤው ሲወጣበት ከተወዘወዘ በኋላ ትንሽዬ ጎምዘዝ የሚል ነገር ነው። ያ ጎምዘዝ የሚለው ለምን ይጠቅማል? ብቻውንም ይጠጣል። የሚጠጡ ሰዎች አሉ። አንዳንድ ሰዎች ደግሞ ይቀቅሉትና ተቀቅሎ እንትን ይሆናል። አይብ ይወጣዋል። ለስለስ ባለ እሳት በእንጨት ላይ ወይም ደግሞ በኤሌክትሪክ ይቀመጣል። ኤሌክትሪክ ማብሰያ ላይ ወፈር ባለ ድስት ወይም በሸክላ ድስት ይጣዳል። ከዛ በኋላ ምን ይሆናል? ጠቅለል ጠቅለል ጠቅለል እያለ አይብ ይሰራል። ከዛ ያንን አይብ አውርደን ቀስ ብለን በጭልፋ እናወጣዋለን። ከዛ በኋላ የጠለለው ውሃ አረንጓዴ የሚሆን ውሃ ደግሞ ይቀራል። ያ አረንጓዴ የሚሆን ውሃ ምንድን ነው? የሚባለው አጓት ይባላል። ይሄ አጓት ሰዎች ለብዙ ነገር ይጠቀሙታል። ለምን ለምን ይጠቀሙታል? አንደኛ ለሆድ እጥበት ይጠጣል። አረንጓዴ ነው ትንሽ ኮምጠጥ ይላል። ይጠጣል። ለሆድ እጥበት ይሆናል። ለኩላሊት ህመም ይሆናል። ለጨጓራ ህመም ይሆናል። ኩላሊት ኢንፌክሽን ያለው ሰው እጥብ ያደርግለታል። ለሴቶች ማህፀን ይሆናል። ለዚህ ለዚህ ስለሚሆን አጓት ይጠጣል ማለት ነው። ስለዚህ እኔ ከእነዚህ ከአሬራ፣ ከአጓት፣ ከአይብ፣ ከቅቤ፣ ከእርጎ ከጥሬ ወተት፣ እኔ በደንብ የምወደው አሬራ ነው። አሬራ በቆጮ በእንጀራ ቆጮ በጎመን ተሰርቶ ሲበላ እና አሬራው ሲጠጣ እጅግ በጣም ነው የሚጣፍጠው። ግን ደግሞ ቅቤም ደግሞ አልጠላም። ቅቤም ደግሞ የተለያየ ምግብ ላይ በሚጨመር ሰዓት እጅግ በጣም ጥፍጥናው በጣም የጎላ ነው። ስለዚህ ቅቤ፣ አሬራ፣ አጓት፣ እና እነዚህን የመሳሰሉ ነገሮች እጅግ በጣም

አዳዲስ የስራ ግንኙነቶችን ትፈጥራለህ? ሴት ስለሆንኩኝ ትፈጥሪያለሽ? አዎ እጅግ አድርጌ ነው በደንብ ነው የምፈጥረው። ባገኘሁት አጋጣሚ ባገኘሁት አጋጣሚ ስራ ላይ ሊሆን ይችላል። መንገድ ላይ ሊሆን ይችላል ትራንስፖርት ላይ ሊሆን ይችላል ቤት ውስጥ ከጎሮቤት ጋር በማወራበት ሰዓት ሊሆን ይችላል። የቤተክርስቲያን አገልግሎት ላይ ሊሆን ይችላል ብቻ። ባገኘሁት አጋጣሚ ነገሮች ወደ ስራ ሊቀየሩ የሚችሉ ሁኔታ ካጋጠመኝ። ወደ ስራ ለመቀየር እሞክራለሁ። ለምሳሌ አሁን ስራ ማለት መጀመሪያ ምንድነው? ስራ ማለት። ሰዎች አንድ አገልግሎት አገልግለው አገልግሎት ሊሆን ይችላል። ወይ ደግሞ ጉልበት ሊሆን ይችላል። ወይ ደግሞ ምክር ሊሆን ይችላል። ወይ ደግሞ ሌላ የሚሰሩ የፈጠራ ስራዎች ሊሆኑ ይችላሉ እነሱ እነሱን ሰርቶ ሰዎች እነዚህ እነዚህን በመስራት እንትን ማለት ነው። ገንዘብ አግኝቶ የሚያስፈልገንን መሰረታዊ ፍላጎት ማሟላት ማለት ነው። ስለዚህ እኔ ያን የሆነ አጋጣሚ በማገኝ ሰዓት የተለያዩ አይነት እፈጥራለሁ የስራ ግንኙነቶችን እፈጥራለሁ። ለምሳሌ አሁን በእኔ አገልግሎት ህክምና ተቋም የሚመጡ የታካሚ ደንበኞች የግል ታሪካቸውን አልፎ አልፎ እንደዚህ አንዳንድ ነገሮችን በምናወራ ሰዓት ሌሎች የንግድ ስራዎች ምናምን ሀሳቦች አብሯቸው የሚሰራ ሰው እንደሚፈልጉ። እንደዚህ ሊናገሩ ይችላሉ በዛ ሰዓት ስልኬን በመስጠት በማስተባበር ከስራ ሰዓት ውጪ ተደዋውለን ስራውን አብረን እንድናስኬድ። ስልኬን እሰጣቸዋለሁ እና ግንኙነት ወይም ንግግር እንጀምራለን ማለት ነው። ሌላው ደግሞ አጫጭር የሆኑ ትምህርቶች ብዙ ትምህርቶች ወስጃለሁ ለምሳሌ። በመስመር ላይ የሚሰሩ ስራዎችን ትምህርት ወስጃለሁ። እና ይሄ ቪዲዮ ኤዲት ማድረግ ማስተካከል እነዚህ እነዚህ ነገሮች ትምህርት ስለወሰድኩኝ በዛ ዙሪያ ያሉ ስራዎች ገጠመኞች እድሎች ካሉ ከሰዎች ጋር በመገናኘት ስራ እሰራለሁ። ሌላ ደግሞ ትንሽ ትንሽ ጎን ለጎን ደግሞ እነዚህ ሁለተኛ ዙር ልባሽ ጨርቆች ወይ ልብሶች በተለይ ደግሞ የሴት ልብሶች አቤት የሴት ልብሶች የሚያማምሩ የሴት ልብሶች ለምሳሌ ኮቶች ሸሚዞች ሱሪዎች። ታይቶች ታይቶች በጣም በቃ ልባሽ ሁነው ግን ጥራታቸው በጣም ከፍተኛ የሆነ በአውሮፓ ጥራት ልክ ተለብሰው ወደ አፍሪካ የሚላኩ ልብሶች አሉ። ስለዚህ እነሱን ጎን ለጎን ከስራ ለስራ ስራ ባልደረባዎቼ ጋር ወይም ደግሞ አካባቢ ላይ ላሉ ሰዎች በመስመር ላይ በመለጠፍ ስልክ ቁጥሬን በመለጠፍ ልብሱን በመለጠፍ ሰዎች ደውለው እንዲጠይቁኝ በማድረግ እየሄድኩኝ የምሸጥበት ሁኔታ አለ። ይሄ አሁን የስራ ግንኙነቴን ከሰዎች ጋር በደንብ አድርጌ እንዳጠነክርና የስራ ግንኙነት ከሰዎች ጋር እንዲኖረኝ በደንብ አድርጎ ይረዳኛል ማለት ነው። ሌላው ደግሞ የስራ ግንኙነት ከላይና ከታች ከእኛ ከእኛ የትምህርት እና የትምህርት ዝግጅት የሙያ ዝግጅት በላይ ያሉ ሰዎች ጋር ግንኙነት እንዲኖረን ያስፈልጋል። የስራ ግንኙነት እንዲኖረን ያስፈልጋል። ምክንያቱም አንዳንድ ጊዜ አንዳንድ ጉዳዮች ከአቅማችን በላይ ሊሆኑ ይችላሉ። ወይም ከእኛ በላይ ያሉ ባለሙያዎች የትምህርት ዝግጅታቸው ከፍተኛ የሆኑ ባለሙያዎች እገዛ ያስፈልገናል። በዛ ሰዓት የስራ ግንኙነት መፍጠር ያስፈልጋል ማለት ነው። ስለዚህ በአጠቃላይ ከእኛ ታችም ያሉ ሰዎች ወይም የትምህርት ዝግጅታቸው ወይም የሙያ ዝግጅታቸው ከእኛ በታች ላሉ ሰዎች እገዛ ምክር እንዴት ይሰራል? ይሄን እንደዚህ አድርጉት ይሄ እንደዚህ ነው እንደዚህ ብታደርጉት የተሻለ ነው ብሎ ምክር ለመስጠትም የስራ ግንኙነት ከላይም ከታችም ካሉ ሰዎች ጋ ማድረግ በጣም አስፈላጊ ነው። ስለዚህ አዳድስ የስራ ግንኙነት እኔ ባገኘሁት አጋጣሚ ሁሉ

ግጭቶችን ማስተካከል ትችላለህ? ትችያለሽ? አዎ እችላለሁ። ግጭት መጀመሪያ ምን ማለት ነው የሚለውን በምናይ ሰዓት ግጭት ማለት። ሰዎች አንድ ሰዎች ሊሆኑ ይችላሉ ሁለት ሰዎች ወይ ሶስት ሰዎች። በአንዳንዱ ጉዳዮች ላይ ባለመስማማት አለመስማማት የሚያመጣው ነው። ግጭት ብዙ አይነት ግጭት አለ። የቃላት ግጭት ሊኖር ይችላል። በአካል ደግሞ የድብድብ ግጭት ሊኖር ይችላል፤ የሳይኮሎጂ ግጭት ሊኖር ይችላል ብዙ አይነት ግጭቶች አሉ። ሌላው ደግሞ ግጭት የሚያደርጉ አካላት እነማን ናቸው? ሰው እና ሰው ሊሆን ይችላል። ሀገር እና ሀገር ሊሆን ይችላል። ቡድን እና ቡድን ሊሆን ይችላል። ክፈለ ከተማ ከክፈለ ከተማ ሊሆን ይችላል፤ ክልል ከክልል ጋር ብቻ ግጭት በቡድንም ሊሆን ይችላል በሃገርም ደረጃም ሊሆን ይችላል። እንዲሁም ደግሞ በግለሰብ ደረጃ ሊሆን ግጭት ግልጽ ከሆነ። ማስተካከል ይቻላል። ግን አንዳንዴ ግጭቶች ላይታዩ ገልጸ ላይሆኑ ይችላሉ ያ ማለት ምንድነው? የሰዎች ግጭት ውስጥ ለውስጥ ሊሆን ይችላል ወይም ደግሞ ሰዎች ግጭት እንደተፈጠረ ወይም ቅሬታ እንዳላቸው ለሰው ግልጽ ሳያደርጉ ውስጥ ለውስጥ ሰው የሚወዱ ሰዎች አሉ በጣም እጅግ በጣም ሰው የሚጎዱ ሰዎች አሉ ይሄ በጣም ከባድ ነው። ግጭት ምን እንደተፈጠረ በምን ጉዳይ አለመስማማታቸውን ካላወቅን። እንዴት አድርገን ችግሮችን መፍታት እንችላለን ከባድ ነው የሚሆነው። ስለዚህ ግጭትን ማስተካከል ይቻላል። እችላለሁ እንዴት ነው የምችለው የሚለውን። በመጀመሪያ ደረጃ በግለሰብ ደረጃ ከሆነ ግጭት የተከሰተው ከሁለቱም ግጭቱን ከፈጠሩ ሰዎች ጋር ምክንያቱ ምን አጣላችሁ የሚለውን ለመጠየቅ እሞክራለሁ። ከዛ በኋላ ለምሳሌ የገንዘብ ጉዳይ ሊሆን ይችላል አብዛኛውን እንደዛ ነው። የቤተሰብ ጉዳይ ሊሆን ይችላል። ሌላ ወሬ ሊሆን ይችላል እነዚህ እንዚህን የግጭቱ መንሳኤ ከአንዱ ብቻ ሳይሆን ከሁለቱም ወገን ለመጠየቅ እሞክራለሁ። ከዛ በኋላ ሁለቱም ወገኖች የሚሉትን አዳምጣለሁ። ከዛ በኋላ ለማመዛዘን እሞክራለሁ። ከዛ በኋላ ትክክለኛውን ማን ጋ ችግር እንዳለ ምለይ እና ከሰው ሁለቱንም እኩል ቁጭ አድርጌ። መጀመሪያ ለኔ ነገረኝን እዛው ፊት ለፊት ላይ ውሸት አለመኖሩን ለማረጋገጥ ሁለቱን ቁጭ ባሉበት እንዲናገሩ አደርጋለሁ ከዛ ሁሉም የተሰማውን ካወራ በኋላ መጀመሪያ የሁለቱንም ጥሩ ጎኖች ለማውራት እሞክራለሁ። ከዛ በኋላ ሁለቱም መልካም ሰዎች እንደሆኑ ሁለቱም ያደረጉት ነገር ያሳዩት ነገር ክፋት እንደሌለበት ማንም ሰው እንደዛ ሊያስብ እንደሚችል ማንም ሰው እንደዛ ሊያደርግ እንደሚችል። ሀሳቤን እሰጣለሁ ከዛ ሀሳቤን ከሰጠሁ በኋላ ሰዎች። ሁሉም ሰዎች እንደዛ ሊያደርጉ እንደሚችሉ እሰጥና። ግን የታየኝን ጥሩ ያልሆነ ነገር እናገራለሁ ማለት ማን ጋር ስህተት እንዳለ እናገራለሁ ማለት ነው። ስለዚህ ግን ስህተቱ እንዴት ሊፈታ እንደሚችል። ብር እኩል ሼር በማ በማካፈል ከሆነ ያው በመካፈል ይቅርታ በመጠየቅ ከሆነ ጉዳይ የሚፈታው ይቅርታ እንዲጠይቁ። በስራ በአገልግሎት ከሆነ የሚከፈለው በአገልግሎት እነዚህን የመሳሰሉትን የመፍትሄ ሀሳቦች በማቅረብ ሰዎቹ እንዲስማሙ እና ደግሞ ለመስማማት ፈቃደኛ መሆናቸውን እጠይቃለሁ ማለት ነው። ስለዚህ ሰዎቹን ለመስማማት ፈቃደኛ ከሆኑ እዛው ጋር ታርቀው እንዲጨርሱ ይቅር ለእግዚአብሔር እንዲባባሉ አደርጋለሁ። ሰዎቹ ግን ለመታረቅ ፈቃደኛ ካልሆኑ አንደኛ እያደረጉ ያሉት ነገር ጥሩ እንዳልሆነ በመንገር ከእኔ በላይ ላሉ ሰዎች አሳልፌ እሰጣለሁ። ወይም ደግሞ እንዲጠነቀቁ ያደረጉት ነገር ጥሩ አይደለም ስለዚህ ከፍ ወዳለ ሽማግሌዎች እንዲሄዱ ወይም ደግሞ ወደ ህግ አካልም እንዲሄዱ አበረታታለሁ ማለት ነው። ስለዚህ ግጭቶችን ማስተካከል እችላለሁ ከዚህ በፊትም ብዙ አይነት ግጭት

አይስክሬም ትወዳለህ አይስክሬም አልወድም። ብዙ ጊዜ ጣፋጭ የሆኑ ምግቦችን እኔ ብዙም አይመቸኝም። አይስክሬም ደግሞ በተፈጥሮ እጅግ በጣም ጣፋጭ የሆነ ምግብ ነው። እና እንደ ባህልም አይስክሬም እኛ አካባቢ የተለመደ ነገር አይደለም። አይስክሬም ብዙ ጊዜ እሚበላው በውጭው አለም ያሉ ሰዎች ጋር ነው። አይስክሬም እሚሰራው ከወተት ተዋጽኦ ከ ስኳር እና ከመሳሰሉት ነገሮች ስለሆነ። አንደኛ ለጤናም ጥሩ አይደለም። ጣፋጭ ነገር ሶስት ነጭ ነገሮች የሚባሉ ነገሮች አሉ። አንደኛው ስኳር ነው። ሁለተኛው ጨው ነው። ሶስተኛው ደግሞ ስብ ነገር ወይም ጮማ እንደዚህ ሶስት ነገሮች ለሰው ልጅ በጣም መጥፎ ከሚባሉ ነገሮች አንዱ ነው። ስለዚህ ከሶስቱ ነገሮች አንዱ ነው አይስክሬምም ለሰዎች ጤና በጣም ከፍተኛ ጉዳት ያመጣል። ጣፋጭ ነገር ለምሳሌ ግፊት ህመም ይሄ እነዚህ ቋሚ መድሃኒት የሌላቸው የሚባሉ በሽታዎችን ሊያስከትል ይችላል። አንደኛው ግፊት ህመም ነው ሁለተኛው የስኳር ህመም። ሌላው ደግሞ የጨጓራ ኣለመመቸት የምግብ ምቾት ማጣት። ሌላው ደግሞ የጥርስ መበስበስ እና የተለያዩ በአንጀት ውስጥ የሚገኙ ነፍሳት ወይም ትላትሎች እንዲራቡ ያደርጋል። ጣፋጭ ነገር ሲበዛ ስለዚህ አይስክሬም እኔ አልወድም። ብዙ አልወድም ግን ያው እዚህ አካባቢ ብዙ ቦታ ይሸጣል። በተለይ ህፃናት መጫቻ ቦታ ህፃናት አዘውትሮው የሚውሉበት ቦታ አይስክሪንም መሸጫ ሱቆች በብዛት ይገኛሉ። መዝናኛ ቦታ ህፃናቶች በጣም ነው የሚወዱት። ይበሉታል ስለዚህ በተለያየ አይነት ከለር በተለይ አይነት ፍሌቨር በተለይ አይነት ቃና አይስክሪሙ ሊሰራ ይችላል። እንደየሰው ምርጫ ሰው በሱ ይጠቀማል ማለት ነው። ግን እኔ እሱን አይስክሬም በልቼም አላውቅምም አልወደውም። ግን ለልጆቼ ብዙ ጊዜ መጫወቻ ቦታ በምንሄድ ሰዓት ለምሳሌ አዲስ አበባ ውስጥ ያሉ ፓርኮች ወዳጅነት አንድነት ፒያሳ ላይ ካዛንችስ ላይ የተሰሩ የመንገድ መዝናኛዎች ጋር አይስክሬም መሸጫ ሱቅ አለ። እዛ ብዙ ጊዜ እገዛላችኋለሁ እዚህ ያለው የሚቀልጠው የበረዶ አይስክሬም ነው። በብዛት እና ደግሞ ከለሩ ወደ ፒንክ የሚጠጋ አይስክሬም ነጭ አይስክሬም እነዚህ እነዚህ አይስክሬሞች አሉ ማለት ነው። ጥቁሙ ምንድነው? አንዳንዴ ደስታን ይፈጥራል። ጣፋጭ ለሚወድ ሰው ደስተኛ ያደርገዋል። አንዳንድ ፕሮግራሞች ሲኖሩ ፕሮግራሞችን ያደምቃል እንደዚህ እንደዚህ ጥቅም አለው። አብዛኛው ሰው ኤስክሬምን መቼ መቼ ይጠቀማል? ቅድም እንዳልኩት ልጆች ለመዝናናት በሚወጡ ሰዓት አይስክሬምን ይጠቀማሉ። ሌላው ደግሞ ትልልቅ ሰዎችም እንደዚሁ በወርም በሳምንት ለመዝናናት በሚወጡ ሰዓት አይስክሬምን ይገለገላሉ ይጠቀማሉ። ሌላው ደግሞ እረፍት ሰዓት ለምሳሌ ቅዳሜ እሁድ በተለይ እሁድ እሁድ በዓላት ቀን ለምሳሌ ኢትዮጵያ ብዙ በዓላት ቀን አሏት። አንደኛው ትልቁ መስከረም አንድ የሚባለው የእንቁጣጣሽ በዓል ማለት ነው። ሌላው ደግሞ ታህሳስ ሃያ ዘጠኝ የሚከበረው የጌታችን የመድኃኒታችን የኢየሱስ የልደት በዓል ነው። ሌላ ደግሞ ሚያዝያ አካባቢ የሚከበረው የትንኤና የፋሲካ በዓል ነው። ሌላው ደግሞ ክረምት ላይ የቡሄ በዓል ነሀሴ አስራ ሶስት የሚከበረው የቡሂ በኋላ ነው። በእነዚህ በዓላት ላይ ሰዎች መዝናናትን ይፈልጋሉ። ብዙ መዝናኛ ቦታ ይሄዳሉ ስለዚህ በሚዝናኑ ሰዓት ይሄንን ይጠቀማሉ አይስክሬሙን ይጠቀማሉ የሚወዱ ሰዎች ይወዳሉ ይበላሉ ማለት ነው። ስለዚህ እኔ አይስክሬም

የምትመኚው ስራ ምንድነው? እሺ እኔ የምመኘው ስራ ምንድነው? አሁን ላይ የመንግስት ቤት ተቀጥሬ የምሰራ ስራ ነው ደሞዙ በጣም ትንሽ ነው። የቤተሰቤን ፍላጎት እያሟላልኝ አይደለም። የኔን ፍላጎት ገንዘቡ እያሟላልኝ አይደለም የምፈልገውን ኑሮ የምፈልገውን ህይወት እየሰጠኝ አይደለም። እኔ የምመኘው ስራ ምንድነው? ቤት ሆኜ ልጆቼን እየተንከባከብኩ ከምቾት ከቤቴ ምቾት ሳልወጣ በርቀት ሆኜ የምሰራው ዲጂታል የሆነ ስራ የርቀት ላይ ስራ የመስመር ላይ ዲጂታል ስራ ያ ማለት በመተግበሪያዎች የሚሰራ የርቀት ስራ። ሊሆን ይችላል ለምሳሌ ቲክቶከር ሆኜ በቲክቶክ ተከፋይ መሆን። እና የራሴን በጀት እና ወራዊ ገቢዎች ማደራጀት ሌላው ደግሞ ዩቲዩብ ላይ ሀሳቦችን ኮንቴንት በመፍጠር ኮንቴንት ፈጣሪ መሆን እና ያንን በማስመዝገብ ወይም ሞኒታይዝ በማስደረግ በወር በወር ገቢ ለማግኘት መሞከር ነው። ይሄ ለኔ በጣም ከፍተኛ የሆነ ምኞቴ ነው ምኞቴ ነው። ሌላው የመስመር ላይ ንግድ በተለያዩ ፕላትፎርሞች በቲክቶክ ሊሆን ይችላል በዩቲዩብ ሊሆን ይችላል በዋትስአፕ ሊሆን ይችላል በቴሌግራም ሊሆን ይችላል በእነዚህ በእነዚህ ሚዲያዎች በመጠቀም የመስመር ላይ ንግድ ማድረግ በጣም እፈልጋለሁ። የመስመር ላይ ንግድ ማለት ምን ማለት ነው? ለምሳሌ እኔ አንድ እቃ ሄጄ አንድ ለምሳሌ እኔ የልጆች ጫማ መነገድ ፈለኩኝና ይሄን የልጆች ጫማ ሄጄ ከመርካቶ እገዛለሁ ከዛ ከመርካቶ ገዝቼ በጠዋት እገባለሁ። ከዛ በኋላ ምንድነው የማደርገው? ያንን የልጆች ልብስ ወይም ጫማ ፎቶ በማንሳት የተለያዩ ዲዛይንና ኤዲት በማድረግ በምን በስልክ በተለያዩ ያዎች አሁን አሁን ላይ ጊዜው ረዝሟል እና በጣም ብዙ ቪዲዮዎች የሚሰሩ ኤአይዎች መተግበሪያዎች አሉና እነሱን በመጠቀም የተለያዩ የገዛዋቸውን እቃዎች ኤዲት ፎቶ በማንሳት በማስተካከል በቴሌግራም የሚገኙ ግሩፖች በፌስቡክ የሚገኙ ግሩፖች ቲክቶክ ላይ እና እንዲሁም ዩቲዩብ ላይ እስከ ዋጋው እስከ የእቃው ምን አይነት ነው ጥራቱ እስከ ምን ያህል ነው? ማን ያደርገዋል? ዋጋው ስንት ነው? የሚለውን ዘርዝሬ እለጥፋለሁ ከዛ በኋላ ከለጠፍኩ በኋላ ገዢ በሚኖር ሰዓት በመስመር ላይ በራይድ ወደአሉበት ቦታ እልካለሁ ማለት ነው። ስለዚህ ዋነኛ የሆነ እቅዴ ወይም ደግሞ የምመኘው የስራ አላማ ከቤቴ ሳልወጣ በመስመር ላይ ንግድን ማካሄድ። ሌላው ደግሞ በተለያዩ መተግበሪያዎች እና ፕላትፎርሞች ላይ የራሴ የሆነ ኮንቴንት እየፈጠርኩኝ ሞኒታይዝ አስደርጌ በወር በወር ቋሚ የሆነ ገቢ ማግኘት ማለት ነው። ገቢ ማግኘት ነው። ስለዚህ ይሄ ሰው ጋር ተቀጥሮ የመስራቱ ሁሌ አንድ ቦታ መንግስት በጋር ሆኖ ሁሌ መንግስት መስሪያ ቤት የግል ቤት ከሆነ ሁሌ የግል መስሪያ ቤት እንደዚህ እንደዚህ ባይሆንና ባይደረግ የተሻለ ነው የሚሆነው። ሌላው ደግሞ ሌላው የምመኘው ስራ ምንድነው? የልብስ ስፌት ነው። የልብስ ስፌት እጅግ በጣም ደስ የሚለኝ ስራ ነው። ሶስት ወርም ተምሬዋለሁ እድሉን ባገኝና ሁኔታዎቹ ቢመቻቹልኝ የልብስ ስፌት ስራ መስራት እመኘዋለሁ ያ ማለት ዘመናዊው የሆነውን የአልባሳት ስታይል በባህላዊ ጨርቆች በመጠቀም ለመስራት መሞከር ማለት ነው። ስለዚህ